ቤቴ የሚያምር ነው አሁን ያለውበት ቦታ ተምችቶኝ ነው የምኖረው። እና የሚመች ነገር አለው። እንግዲህ መጥፎ ነው ብዬ የማስበው የማየው ነገር የለም። እና በደምብ ሳስታውሎ ያው ብዙ እንትኖች አሉት። አሁን ድሮ ከነበርንበት ትንሽ ቀንሷል ማለት ይችላሉ። ድሮ- ግቢም ነበረን ሰፋ ያለነው እናም የተለያዩ መጫወቻዎች አሉት። አሁን ግን እንደ እንደ አታጥሯል ያው ግቢ አለው ማለት ይቻላል። ይሄን ያህል ሰፊ አይደለም። ከስር ሴራሚኮች ናቸው እንጂ ሳር የለንም ማለት ይቻላል። ለዛ በትንሹ አይመችም። እንደ ሪል ስቴት ቦታ ነው የምንኖረው ስለዚህ ለየት ይላል።

እንግዲህ ማታን ይሄ የምገባበትና የምሰራው ስራ ስለሌለኝ የምገባበትና ከስራ በኋላ የማደርገው ምለው ነገር የለኝም ማለት እችላለሁ። ተማሪ ነኝ እኔ አሁን ስለዚህ ከስራ በኋላ የምለው የምሰራው ነገር የለም። ነገር ግን እንደ ጀነራል ከተባለ እኔ የምሰራው ከተማ ነህ ማታ ነው ብዙ ነገሮችን ጥናቶችንም ማድረግ የሚመቸኝም የተለያዩ ስራዎችን ለመስራት የሚቀለኝ ስለዚህ እንደዚህ አይነት ነገሮችን የሚያስፈልጉኝ ትምህርት መማር ያህል ቭድዮዎችን መመልከትም እንደዚ አይነት እያረኩ ግዜየን አጠፋለው።

እኔ መጠጥ ያው ብዙ አልጠጣም ግን የምወደው መጠጥ እንደ ፋንታ ፔፕሲ እነዚህ አይነት ኮካ ምርቶች አሉ የኮካና የፔፕሲ ምርቶች እኔ እንደሚመቸኝ ከሆነ የፔፕሲ ምርት ይመቸኛል ፔፕሲዎች በጣም ደስ ይላሉ። ለአፍም ይሄን የጣሙ የሚያሳምም አይደለም ጥርስንም የሚጎዳል አትደለም። እንደኔ ማለት ነው። ስለዚህ ፔፕሲዎች ይመቹኛል።

የመጠጥ ውሃ እኛ ቤት በቅርቡ ማጣሪያ እንደውም ገብቷል ስለዚህ የመጠጥ ውሃዎችን በምወስድ ጊዜ ከማጣሪያዎች ነው ምወስደው። እና ያው ሌላ እንትን እዚህ ምንጮች አሉ እና ከምንጮች አንዳንዴ ደግሞ ከዛም እናመጣለን። ይህ ውሃ በም በሚያ በማይመጣ ጊዜ በማይኖር ጊዜ ከምንጭ እየቀዳን ማጣሪያው ላይ በማረግ እንትን እንላለን።

ማታ እኔ ለየት የሚል ፕሮግራም ነው ያለኝ። እንግዲህ ማታ ቀደም ብዬ ነው የምመገበው ወደ አንድ ሰዓት ተኩል አካባቢ። ጊዜያቶች ላይ መመገብ ይመቸኛል። ምክንያቱም ማታ ስራዎችን ለመስራት። ጠዋት ስራዎችን ለመስራት ማታ ቶሎ በልቼ መተኛት እመርጣለሁኝ። ግን እሱንም ያው ስንፍና ምክንያት ሳልተኛም ነው የምቆየው። ቀደም ብዬ በልቼ በስትክል ግን እምበላበት ሰዓት ወደ ሶስት ነው እላለሁ።

እኔ የምወደው ስፖርት የምለው እንግዲህ ብዙ ብዙ ስፖርቶችን እወዳለሁኝ። ከስፖርት በላይ ጌሞች ይመቹኛል። እንግዲህ የምወደው ስፖርት ከተባለ ግን ኳስ ማለት እገደዳለሁ። እግር ኳስ እየተጫወትን ያደግንበት ነው። የሰፈራችን የተለመደ ባህላችን ነው የወንዶች ማለት ይቻላል። እኔ ደሞ ከማየት ይልቅ እንደው መጫወቱን አብዝቼ ነው ያደኩ። ከጓደኞቼ ጋ ጧት ለስፖርት የምንወጣበት ጊዜ ነበረ። የዛኔ እንደዚህ- ኳስ ይዘን እንዲሁ እጫወት ነበረ ማለት ነው። እና በጣም የምንወደው ነገር ነው ለዛ- አሁን ከያዝኩኝም ከነካሁኝም እንደው ብዙ አመት ሆኖኛል ማለት እችላለሁ። ግን ኳስ ወድጄ ነው ያደኩት። ስለዚህ እግር ኳስ እወዳለሁ።